የጫማ ቁጥር ስንት ነው? ለሚለው ጥያቄ የቃል ጫማዬ ቁጥር አርባ ሶስት ነው ብዙውን ጊዜ ተለቅ ያለ ቁጥር ነው የሚበቃኝ ያው እግሬም ተለቅ ስለሚል እና የጫማዬ የቁጥር አርባ ሶስት ነው ማለት ትልቅ ከሚባሉት ውስጥ ነው። ከዛ ያነሰ ግን ሰላሳ ዘጠኝ አርባ አርባ አንድ አርባ ሁለት እነሱ አይበቁኝም እንትን ይለኛል አርባ ሁለትም ይጠብኛል። እና ብዙ ጊዜ የማደርገው እኔ የጫማዬ የቁጥር አርባ ሶስት ቁጥር ነው እጄ እግሬ ተለቅ ስለሚል ማለት ነው። እግሬ ተለቅ ይላል አርባ ሶስት ቁጥር ነው የማረገው። ስለዚህ እንደ አጠቀላይ የጫማ ቁጥር ስንት ነው? ለሚለው ጥያቄው የኔ መልስ የሚሆነው አርባ ሶስት ቁጥር።

ስራህ አድካሚ ነው ወይ? ለሚለው ጥያቄ አዎ ስራዬ አድካሚ ነው በጣም ያደክማል። ብዙ ወደዚ ወደዛ እመላለሳለሁ እንደዚሁም ቁጭ ብድግ ማለት ስላለው አድካሚ ነው። ስራው እና ስራው አድካሚ ነው። እና የምሰራው ስራ በተለያየ ነገሮች ላይ ድካም አለው። አንዳንዴ የጉልበትም ስራ ስላለው ቁጭ ብድግ ማለት አለው። ወደዚ ወደዛ መንቀሳቀስ ስላለው አድካሚ ነው። እና ስለዚህ ስራህ አድካሚ ነው ወይ? ለሚለው ጥያቄ እንደአጠቃላይ የኔ መልስ የሚሆነው አዎ ስራዬ አድካሚ ነው። ምክንያቱም ያው ስራዬ አድካሚ ስለሆነ ማለት ነው

በመስመር ላይ መመልከት አለህ ወይ? ለሚለው ጥያቄ ያው በመስመር ላይ እመለከታለሁ ቪዲዮውን ብዙውን ጊዜ ቪዲዮዎችን የምመለከተው በመስመር ላይ ነው። በመስመር ላይ የመመለከት ልምዱ አለኝ። እና ብዙን ጊዜ ቪዲዮዎችን ያው የምመለከተው በመስመር ላይ ነው። ስለዚህ በመስመር ላይ ቪዲዮ ትመለከታለህ ወይ? የሚለው ጥያቄ እንደ አጠቃላይ የኔ መልስ የሚሆነው አዎ በመስመር ላይ ቪዲዮ እመለከታለሁ የሚለው ይሆናል። ምክንያቱም በመስመር ላይ ቪዲዮ ስለመመለከት ማለት ነው